እሺ እኔ የምወደው መጠጥ ውሃ ነው። ለምን ብትለኝ ውሃ በቃ ብዙ ሚነራሎች አሉት በውስጡ እና ደግሞ ጥምን ያረካል። ለጤንነትም ቢሆን ጥሩ ነገር ጥሩ ሚሆነው ውሃ ሲሆን ነው። ይሄ ለስላሳ ምን ምን ምን ምን ብዙም ጥሩ አይደለም። ማለት አንድ አጥንት የሚያሳሳን ሁለተኛ ደግሞ ለጤንነትም ለጉበትም በጣም ጥሩ አይደለም። ከዛ ከዛ አንፃር እኔ ውሃን በጣም ነው ምወደው። እና ያለ ውሃ ደሞ መኖርን ሰውየው ያለ ውሃ መኖር እንደማይችለው ሁሉ ውሃን በጣም በጣም እወደዋለው

በየትኛው እጅህ ትጽፋለህ? እኔ የምጽፈው በቀኝ እጄ ነው። ግራዬንም ግን ለማለማመድ እሞክራለሁ። ግን በይበልጥ የምጽፈው በቀኝ ነው ለምን ብትለኝ። ቀኝ ስለሆንኩ እሱ ብቻ ደግሞ አይደለም። ያው ቀኝ ብዙ ነገር የምሰራበት ነገር ስለሆነ ሞር የተሻለ እንድጽፍ ስራም እንድሰራ የምችለው በቀኝ ነው። አሉ ግራዎች በግራም የሚጽፉ ሰዎች አሉ ግን። በቀኝ የሚጽፉ ይበዛሉ። በአለም ላይ በቀኝ የሚጽፉ ሰዎች ስለሚበዙ ያው እኔም በቀኝ ከሚጽፉት ወገናት ስለሆንኩ በቀኝ ነው የምጽፈው።

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁ። ማብሰል ብቻ አይደለም ደግሞ መጋገርም እችላለሁ። በእሱ ብቻ ደግሞ አይደለም ዳቦ ከስር መሰረቱ ሲነሳ መጀመሪያ ይፈጫል። ከዛ በኋላ ይበጠራል። ከዛ በወንፊት ከተነፋ በኋላ ወደ ማቡካት ሂደት ይሄዳል ከተቦካም በኋላ ቅመማ ቅመሞች ተጨምረው እርሾ በመጨመር እንዲነፋ ይደረጋል ከነፋ በኋላ ወደ መጋገሩ ወይም ወደ ማብሰሉ ይኬዳል ማለት ነው። እና በስሎ ከወጣ በኋላ እንደ እንትን አይነቱ ወይ ይሸጣል ወይ ደግሞ ይበላል ማለት ነው። ዳቦን በዛ ላይ ደግሞ በጧት ጧት ላይ በኢትዮጵያ ካልቸር ጧት ጧት ላይ በጣም የተለመደ ነገር ነው። ዳቦ በሻይ በጣም ነው የሚበላው ስለሆነ ያው ብዙ ኢትዮጵያውያን ዳቦ ይወዳሉ።

ኮምፕዩተር መጠቀም ትችላለህ? አዎ ኮምፕዩተር መጠቀም እችላለው። እንዲያውም አብዛኛው የከተማ ልጆች ኮምፑተር አላቸውም እንጠቀማለንም። እሱ ብቻ አይደለም በኮምፕዩተር የሚሰሩ ስራዎችም ብዙ ናቸው የምንሰራቸው። ለምሳሌ በአዶፔ ሾፕ የሚሰሩ ስራዎች ኤዲት ማድረግ። ቪዲዮ ኤዲቲንግ እና ትምህርት አዘል የሆኑትን ትምህርቶች። እና ብዙ የመሳሰሉ ነገሮችን ብቻ በኮምፒውተር ነው የምጠቀመው። ኮምፒውተር ደግሞ የየለት ተለት የህይወት ተግባሬ ነው። ለዛ ስል ኮምፒውተር በቃ በጣም ነው የምጠቀመው።

የምትወደው ፍራፍሬ ምንድነው? እኔ የምወደው ፍራፍሬ ብዙ ናቸው ለምሳሌ ያህል ፓፓዬ ማንጎ ሙዝ ብርቱካን አቮካዶ እና የመሳሰሉትን በጣም ነው የምወደው። የማልወደው አትክልት ቢኖር ጊሽጣ ነው። ያው እንደ ስሙ ጊሽጣ ስለሆነ ነው ጊሽጣ ነው የማልወደው። እና ዘይቱና በጣም ነው የምወደው ዘይቱናም ከምወደው አትክልቶች መካከል አንዱ ነው። እና ከውስጣቸው የሚገኙት ፕሮቲን እና ምኒራሎች በጣም ለሰው ልጆች ጤናማ ስለሚያደርጉ እሱ ብቻ ደግሞ አይደለም። ጥሩ ምግቦች ስለሆኑ ኔቸር ተፈጥሮም ስለሆኑ ለዛ ነው አትክልትን የምወደው። እነዚህን አትክልቶች የምወዳቸው

ምን የቤት እቃ ትወዳለህ? እኔ የምጠቀምበት የቤት እቃ ቢኖር ብረድ ድስቶች መጥረጊያ እና ይሄን የመሳሰሉትን ነገር ነው በብዛት የምትጠቀመው ለምን ብትለኝ ብረት ድስትን አሁን ለወጥ መስሪያ ምግብ ለማብሰል እና እንቁላል ለማፈርፈር ምናምን በጣም ነው የምጠቀመው። ከእሱ በስቲያ ደግሞ መወልወያና መጥረጊያንም ቤቶችን ለመጥረግ ለመወልወል ለዛ ለዛ ነገር እጠቀማቸዋለሁ። ቤት ውስጥ ብቻ ሳይሆን ውጪም ግቢ ውስጥ ለማጽዳት መጥረጊያን እጠቀመዋለሁ

በአንድ? ጊዜ ብዙ ስራዎችን ታስተናግዳለህ አዎ ለዚህ ጥያቄ አዎ ነው መልሴ ምክንያቱም እኔ የምሰራው ማተሚያ ቤት ነው ስለዚህ ብዙ ህትመቶችን ደንበኞቻችንን ስለሚበዙ ብዙ ስራዎችን አንድ ላይ አድርጌ በመስራት ተደራራቢ ስራ ይበዛብኛል ልክ ነው። እና ከዛ ከዛ አንፃር ለጠየከኝ ጥያቄ አሁን መልሱ አዎ እሰራለሁ ነው። አስተናግዳለሁ ብዙ ብዙ ከስተመሮቼን። አስተናግዳለሁ።

አዲስ አመትን እንዴት ታከብራለህ? እኔ አዲስ አመትን የማከብረው በልዩ ደስታ ነው ምክንያቱም አዲስ አመት ላይ አዲስ እቅድ አዲስ ተስፋ አዲስ ራዕይ ይዤ ስለምነሳ ነው። ለምን ብትለኝ በአዲስ አመት ኢትዮጵያውያን ብዙ እቅድ እቅድ ያቅዳሉ። እና ደግሞ ይተገብራሉ። እኔም ከእነሱ መካከል አንዱ ነኝ ምክንያቱም በአዲስ አመት አዲስን ነገር ማድረግ ስለምንችል በአዲስ አቅም በአዲስ ጉልበት በአዲስ አእምሮ መታደስ ስለምንነሳሳ ማለት ነው። አዲስ አመት የሚለው ቃል ራሱ የሆነ አዲስን ነገር እንደማስጀመር እንደመቀጠል ስለሆነ ከእሱ ከእሱ አንፃር አዲስ አመት ላይ እኔ በጣም- አዳዲስ አይዲያዎችን ይዤ ስለምቀርብ- አዲስ አመትን በጣም ነው የምወደው።

ቤትህን ምን ያህል ጊዜ ታጸዳለህ? እኔ ቤቴን የማጸዳው በቀን አንዴ ነው ምክንያቱም ስለማላቆሽሽ በጽዳት ስለምንቀሳቀስ ብዙም ሰው ወደ ቤቴ ስለማይገባ ከዛ ከዛ አንፃር በቀን አንዴ ነው የማጸዳው ጠዋት ካፀዳሁት ነገ ጠዋት መልሼ ነው የማጸዳው እና ይሄን ያህል ብዙ የሚቆሽሽ ነገር አይደለም። ከደከመኝ ወይ ደግሞ ስልቹ ከሆንኩ ደግሞ በሁለት ቀን በሶስት ቀንም ላደርገው እችላለሁ። እሱ ግን እንደ እኔ ድክመትና ትን ይወሰናል